ሁል ጊዜ እሄዳለሁ ወደ ገበያ ምስረው ገበያ ቦታ ስለሆነ። ሁል ጊዜ ሁል ጊዜ ማለት ይቻላል። ውሎየም እዛ ስለሆነ በቃ ሁሌ ነው የምሄደው። አዘውትሬ ነው የምሄደው። እዛው ገበያ ቦታ ነው የምውለው።

አልችልም ምንም ነገር መንዳት አልችልም። ከሳይክል በስተቀር ሳይክል መንዳት እችላለው። ሌላው ምምን ነገር ሞተር ሳይክል መንዳት እችላለሁ። መኪና ምናምን ነገር መንዳት አልችልም። ሳይክልና ሞተርን መንዳት ግን እንችላለሁ። በደንብ እንዳለሁ

መማር ምፈልገው እኔ በቃ አንደኛ ቪዲዮ አድቲንግ መማር ፈልጋለሁ። ሁለተኛ በቃ ኦንላይን ማርኬቲንግ። መማር እፈልጋለሁ። ጠቅላላ እውቀቶችን መማር እፈልጋለሁ።

እኔ በጣም የምመኘው ያልኩት ጊዜ ቢኖር የበአል ጊዜ ሆኖ ከከተማ መውጣት በጣም የምመኘው እረፍት ጊዜ ነው ከባለቤቴ ጋር ከልጆቼ ጋር ከከተማ ማውጣት በጣም ያስደስተኛል።

መዋቢያ ተጠቅሜ አላውቅም ምንም አንዳንድ ግን የፀጉር ቅባት ልቀባ እችላለሁ እንጂ ሌላ በቃ እንደዚህ እንደወረደ መኖር ነው ምፈልገው። አልወድም መቀባባት መዋዋብ ምናምን ነገር አልፈልግም። ፀጉር ቤት መሆኑ ፀጉር መስተካከል መዋብ ከሆነ እሱን ፀጉር ቤት ሄዳለሁ እሄዳለሁ። ከዚህ ውጭ ምንም ነገር አድርግም

ኧረ በደንብ ነው የማደርገው ቢያንስ ቢያንስ በሳምንት አንድ ሁለት ቀን አደርጋለሁ። እሁድን ጨምሮ ምክንያቱም ያቃል እውቀት እንቅስቃሴ ለሰውነት ግዴታ ስለሆነ ለአካል ለአእምሮም በጣም ማሪፍ ስለሆነ ግድ ነው አደርጋለሁ

አልፈጥርም ብቻ ያለሁበትን ስራ አጠናክሬ መያዝ ነው እንጂ አዲስ የስራ ግንኙነቶችን መፍጠር አልችልም አልፈጥርም። ፈጥሬያለሁ አልሞከርኩም እና በቃ እጅሩ አልፈጥርም።

ዶሮ የለኝም ምንም አይነት ዶሮ የለኝም። ዶሮ የለኝም። ለበአል ምናምን ነገር ልገዛ እችላለሁ እንጂ ከዚህ ውጪ ከልጅነት ያለ ዶሮ የለኝም። በዓል በዓል ላይ እገዛለሁ።

አዎ እኔ ሲጀመር በቃ ስማርት ነኝ ማለት እችላለሁ። ለራሴ ምክንያቱም ሁሉም ነገር በፍጥነት ይገባኛል በፍጥነት ነገሮችን መተየብ እችላለሁ ስናደድም እንደዛ ነው በፍጥነት እናደዳለሁ። ስለዚህ መተየብን በፍጥነት ነው እምተይበው

ቀትር ምንም ነገር አልመገበም ጠዋት እመገባለሁ። ምሳ እመገባለሁ ቀጥርታት ግን አልመገብም ሳልመገብ ነው የማሳልፈው ከተመገብኩኝ እንኳን ትናንሽ ሳምቡሳ ነገር ነው።